ጥያቄው እንግዲህ ማብሰል ትችላለህ የሚል ነው። ዛሬ ደሞ እስቲ ኩሽና ውስጥ ወይም ኪችን ውስጥ ገብተን ትንሽ እናውራ። ማብሰል ትችላለህ ለሚለው ጥያቄ እንግዲህ መልሴ አዎ እችላለሁ አበስላለሁ እና ምግብ ማብሰል ለኔ ዝም ብሎ ሆድን ለመሙላት ሚደረግ ስራ አይደለም። ይልቁንም የራሱ የሆነ ጥበብ እና ፈጠራ ያለው ተግባር ነው ኩሽና ውስጥ ገብቼ የተለያዩ ቅመማ ቅመሞችን ግብአቶችን ቀላቅዬ አዲስ ጣዕም መፍጠር በጣም ደስ ይለኛል ብዙ ጊዜ ሰዎች ማብሰል ይከብዳቸዋል ለኔ ግን ማብሰል የራሴን ጊዜ የማሳልፍበት እና አይምሮዬንም ዘና ማረግበት ነው ከዚህ ምግብ ነው ማበስለው ከሚለው ይሄ ለስራ ከሚመስለው ነገር ይልቅ እኔም በጣም ዘና ሚያደርገኝ መንገድ ነው እኔ በብዛት እንግዲህ ማብሰል እምወደው ቀለል ያለው የሀገር ውስጥ ምግቦችን ነው እዚህ ኢትዮጵያ ውስጥ ሚገኙ ማለት ነው ለምሳሌ እንደ ሽሮ ወጥ ያለ ምግብ በሚገባ አጣፍጦ መስራት ትልቅ ችሎታ ይጠይቃል። ሽንኩርቱን በደንብ አብስሎ ቅመሞችን በርበሬዎችን በሚፈልገው መጠን ጨምሮ መጨረሻ በቂቤ ሲለበስ ሲበስል ወይም ሲለሰልስ ሚሰጠው መዓዛ በጣም ጣዕም ያለው እና ልዩ ነው እና ከዚህ በተጨማሪ ደግሞ እንደ ፓስታ እና ሩዝ ያሉ ምግቦች በተለያዩ እትክልቶችን አቀላቅሎ መስራት ሌሎች ለኔ በጣም ምግብን መስራት ተወዳጅ የሚያረጋቸው እንትን ነው እና ምግብን ማብሰል እንግዲህ ያው ትዕግስትን ያስተምራል ምክንያቱም ሰዓትን ከመጠን ማድረ በመጠን ማድረግ ጨው እና ቅመሙን መመጣጠን ያኔ የተመጠነም ጨው ደግሞ የምር መመጠኑ ቀምሶ ማረጋገጥ ምግቡ በደንብ እስኪበስል መጠበቅ ደግሞ የራሱ የሆነ ዲሲፕሊን ወይም እንግዲህ የመጠበቅ ችሎታን ይጠይቃል ማለት ነው እና በጣም ደስ እሚለኝ ጊዜ ደግሞ የሰራሁት ምግብ ቤተሰቦቼን ጓደኞቼ በጣም ወደውት ይጣፍጣል እጅህ ይባረክ ሲሉኝ ያ በጣም ደስ ሚል ነገር ነው። በጣም እንዳልኩት ምግብ ቀላል ስራ አይደለም ምግብን ማብሰል ሰው በፕሮፌሽን ደረጃ በሼፍነት ሰዎች ይሰራሉ እና በፍጹም ቀላል አይደለም እርግጥ ነው መጀመሪያ ላይ ማብሰል ስጀምር በጣም ብዙ ስህተቶች ሰርቻለሁ አንዳንዴ ጨው ይበዛበታል አንዳንዴ ደግሞ ምግቡ ያርብኛል ግን እነዚያ ስህተቶች ውስጥ ነው የተሻለ ምግብ ማብሰልን የተማርኩት አሁን ላይ እንግዲህ በኩሽና ውስጥ በራሴ መተማመን ስሜት አለኝ በአጠቃላይ እንግዲህ ምግብ ማብሰል ያው ነጻነት ነው ብዬ አስባለሁ ትልቅ ነጻነት ነው ብዬ አስባለሁ ሰው የፈለገውን ጣዕም በፈለገው ጊዜ ሰርተን ለመመገብ ያስችለናል እንዲሁም ለምንወዳቸው ሰዎች ፍቅራችንን እምንገልጽበት ምግብ ነው ምክንያቱም አንድ ሰው የሆነን ሰው ሲወድ ብዙ ጊዜ የሚያረገው ምንድነው ምግብ ይሰራለታል ለዛ ሰው እንዲመገበው ምግብ ይሰራለታል እንግዲህ ከሞላ ጎደል እንግዲህ ስለ ምግብ ያለኝ ሀሳብ ይሄ ነው ምግብ ያው ጥሩ አብሳይ ከተገኘ ምግብን ወዶ መመገብ ትልቅ ነገር ነው እና ብዙ ሰው ኢቭን ወደ ትዳር እንኳን ሲገባ በተለይ ወንዶች ሚጠይቁት አንዱ ትልቁ ችሎታ ሚያገቧት ሴት ምግብ ስለመቻል ወይም ባለሙያ ስለመሆኗ ምክንያቱም ከነገ ወዲያ ከእሷ ጋር ሚኖር እስከሆነ ድረስ ምግብ ማብሰል ላይ ጥሩ ነች ምግብ ማብሰል ትችላለች የሚለው ነገር ያ በጣም ያስጨንቃቸው እና ከዛ ጋር ተያይዞ እንግዲህ ምግብን ማብሰል ምግብን መስራት እንዴት ነው በየት መንገድ ነው ሚለውን ነገር ያው አሁን ላይ በተለይ ያው ባህበራዊ ሚዲያም ከመጣ በኋላ ነገሮችን በጣም ቀላል አድርጓቸዋል ምክንያቱም ብዙ ጊዜ ሰዎች ምግቦችን ያበስላሉ ሚሰሯቸውን ምግቦች ለቤተሰቦቻቸው ለጓደኞቻቸው ስለሚያስቀምሱ አሁን ላይ በጣም ብዙ ሰዎች በተለይ በፊት ላይ አይሰሩም የሚባሉት ላጤዎች የወንድ ላጤዎች ሳይቀሩ ኦንላይ ውጪ ከመመገብ ይልቅ ራሳቸው ሶሻል ሚዲያ ላይ በተለይ እንደ ቲክቶክ አይነት ፕላትፎርም ላይ እንግዲህ ሙያ እያዩ መስራት ጀምረዋል ማለት ነው እና ከብዙ በጥቂቱ ስለ ምግብ ማብሰል ያለኝ ሀሳብ እንግዲህ ሲጠቃለል ይሄን ይመስላል ማለት ነው እንግዲህ ይሄ ነው በእኔ በኩል ምግብን ማብሰል እወዳለሁ ምግብን እሰራለሁ በዚህ መንገድ ደግሞ በተለይ ከማህበራዊ ሚዲያው በደንብ እየተማርኩኝ እየተመለከትኩኝ ምግቤን በደንብ በሚገባ አበስላለው ማለት ነው።

እሺ በምን ሰዓት ትተኛለህ? ይሄ እንግዲህ ስለ መኝታ ሰዓት ጥቂት እንድናወራ የሚያደርግ ነው። በምን ሰስት ትተኛለህ ተብዬ ለተጠየኩት ጥያቄ እንደ ሁኔታው ብለዋወጥም። አብዛኛውን ጊዜ ግን ከምሽቱ አራት ሰዓት እስከ አምስት ሰዓት ባለው ጊዜ ውስጥ ለመተኛት እጥራለሁ። እንቅልፍ እንግዲህ ለአካላዊና አይምሮአዊ ጤንነታችን በጣም ወሳኝ ነው ብዬ አምናለሁ። እና በቀን ውስጥ በስራና በትምህርት የደከመውን አእምሮአችንን የምናሳርፍበት የምናድስበት አጋጣሚ ነው እንቅልፍ ስለዚህ እንቅልፍ ማግኘት ማለት ለቀጣይ ቀን በቂ ጉልበት ማከማቸት ማለት ነው። እኔ ቢያንስ በቀን ውስጥ ከሰባት እስከ ስምንት ሰዓት መተኛት እንዳለብኝ ለራሴ መመሪያ አውጥቻለሁ። ከመኝታ በፊት ደግሞ የማደርጋቸው የተወሰኑ ልማዶች አሉኝ ለምሳሌ ከመተኛቴ ከአንድ ሰዓት በፊት ስልኬና ኮምፒውተሬን አርቃለሁ። ምክንያቱም በተለይ አሁን ላይ ቴክኖሎጂው እንግዲህ ሁሉ ነገራችንን እየተቆጣጠረ ስለሆነ የሆነን ነገር ለማድረግ ስንፈልግ የግድ ኮምፒውተር እና ስልክ የሚያስፈልገን ስለሚመስለን ያ ደግሞ በጣም እንቅልፋችንን እየነሳ ሰላማችንን እየነሳ ሰዎች ከሰዎች ጋር ያላቸው ሪሌሽንሺፕ እየቀነሰ የእንቅልፍ ሰዓትም እያመጣ ነው። እና በእንደዚህ አይነት እንትን ከዚያ ውጪ ደግሞ በእንዲህ አይነት መሳሪያዎች ውስጥ ብርሃን የሚባለው ነገር እንቅልፌን ያሳጣል ብዬ አስባለሁ ምክንያቱም ወደ አይናችን ቀጥታ የሚገባው ብርሃን እንቅልፋችንን ሊያሳጣ እንደሚችለን ስለማውቅ በምትኩ ለአይን ብርሃን ጎጂ ያልሆነ ልክ እንደ መጽሐፍት ማንበብ እና የተረጋጋ ሙዚቃን ማዳመጥን እመርጣለሁ። ይሄ ልማድ ደግሞ እንግዲህ አይምሮዬን ወደ እረፍት እንዲገባና ጥራት ያለው እቅልፍ እንድተኛ ያደርገኛል። ከዚህ በተቃራኒ በሆነበት እና ልክ ቅድም እንዳልኩት ስልክ እየጎረጎርኩኝ ኮምፒውተር እየነካካሁ ሙቪ እያየሁ ወይ የሆነ የዩቲዩብ ቪዲዮ እያየሁ የምቆይ ከሆነ ያ ነገር በጣም ነው የሚያዳክመኝ። ስክሪን ታይም በጣም ስለሚበዛ አይምሮዬ ለዚያ በጣም ዝግጁ እንዳይሆንና እንዳላስብ ያደርገኛል። አንዳንድ ጊዜ እንግዲህ ስራ ሲበዛብኝ ወይም ደግሞ አስቸኳይ ጉዳይ ሲገጥሙኝ የመኝታ ሰዓቴ ሊረፍድ ይችላል። ሁል ጊዜ ተመሳሳይ አይሆንም ምክንያቱም ስራ የሚኖርብኝ ሰዓት ላይ በተለይ ኦንላይን ስራዎች መስራት ሲኖርብኝ አንዳንዴ የማመሽበት ሰዓት አለ እና ነገር ግን ያ በሚሆንበት ጊዜ በቀጣዩ ቀን ጠዋት የድካም ስሜት እንዲሰማኝ እና ትኩረቴ እንደሚቀንስ አስተውላለሁ። ይሄ ሲሆን ማለት ነው ለምሳሌ ሰባት ሰዓት ወይ ስምንት ሰዓት ተኝቼ ቀን ደግሞ ሁለት ሰዓት ወይ አንድ ሰዓት ለመነሳት ስጥር ያላለቀ እንቅልፍ ስለሆነ ያለኝ ያ ነገር በጣም ትኩረቴን ይቀንሰዋል ስራ ላይ ያዳክመኛል። በምፈልገው ስሜት ወይም በምፈልገው ሞቲቬሽን ልክ አልነሳም እና ስለዚህ የመኝታ ሰአቴን ማክበር ለስራ ስኬታማነት ትልቅ አስተዋጽኦ አለው ብዬ አስባለሁ። እና ጠዋት ደግሞ በጊዜዬ መነሳት ደስ ይለኛል ዝም ብሎ ከመተኛትም ባለፈ በጊዜ መነሳት ደስ ይለኛል ያንንም እንግዲህ የማደርገው ቀደም ብሎ መተኛት ነው ቀደም ብሎ መተኛት እንግዲህ ሰውን ጤናማ ባለሀብትና ጥበበኛ ያደርጋል። ምክንያቱም ሰዎች መነሳት ካለባቸው ለምሳሌ አንድ ሰው ወደ ሁለት ሰዓት ላይ ስራ የሚገባ ከሆነ ከሁለት ሰዓት በፊት ለምሳሌ አስራ ሁለት ሰዓት ወይ አንድ ሰዓት ቢነሳ ይሄ ሰው በጣም ይጠቀማል ምክንያቱም በዚህ መሃል ምን ይኖረዋል ጋፕ ይኖረዋል ለምሳሌ ከስራ በፊት ልብስ መለወጥ ካለበት እንቅልፉን ጨርሶ በደንብ መነሳት ካለበት ፊቱን ማታጠብ ካለበት እንዳልኩት ደግሞ የሚዘጋጁ እቃዎች ካሉ መልበስ ካለበት ቁርሱን መመገብ ካለበት እኚህን ሁሉ ነገሮች ሳይጣደፍ በሚችለው ሰዓት ተረጋግቶ እንዲያደርግ ያግዘዋል። እና በጊዜ ተኝቼ በጊዜ ስነቀ እንግዲህ ቀኑ ረጅም እንደሆነ እና ብዙ ነገሮችን ለማከናወን ጊዜ እንዳለኝ ይሰማኛል እንግዲህ ያ የጠዋቱ ጸጥታና ንጹህ አየር ደግሞ ለቀኔ ብሩ ነገሮችን ያበረክትልኛል ምክንያቱም ፍሬሽ በሆነ አይነት ሁኔታ ነው የተነሳሁት መቀየር ያለብኝን ልብስ ማድረግ ያለብኝን ነገር እንዳረኩኝ ቀኑ ለኔ በጣም ብሩ ነው ማለት ነው። በአጠቃላይ እንግዲህ የመኝታ ሰዓት የግል ምርጫ ቢሆንም ጤናችንን በማይመድ በማይጎዳ መልኩ ብናስተካክለው አሪፍ ነው ብዬ አስባለሁ። በተለይ በዚህ ዘመን ከቴክኖሎጂ ጋር ተያይዞ ሰዎች በጣም ረጅም ሰአታቸውን ከስልክ ከኮምፒውተር ጋር ስለሚያሳልፉ ስራቸው ላይ እየሰነፉ መስራት የሚገባቸውን ነገር ሳይሰሩ እየቀሩ ነው እና ከዚያ ነገር ጋር ተያይዞ እንግዲህ በደንብ ጥንቃቄ ማድረግ ወሳኝነት እንዳለው ይሰማኛል። በግሌ ይሄንን ነው እንግዲህ ከእንቅልፍ ሰዓት ጋር ተያይዞ ወይም በምን ሰዓት ትተኛለህ ከሚለው ነገር ጋር ተያይዞ ማለት የምችለው። ወደ አምስት ወይም ስድስት ሰዓት ሳይሆን ብዙ ጊዜ አራት እና አምስት ሰዓት እተኛለሁ ማለት ነው።

ኢንተርኔት አለህ ኢንተርኔት እንግዲህ አዎ አለኝ በዚህ ሰዓት እንግዲህ ኢንተርኔት በየቦታው አክሰሱ አለ። ለምሳሌ አሁን ኮምፒውተር ቤቶች ብንሄድ ቤት ውስጥ ብንኖር ቢሮ ላይ ብንሄድ የኢንተርኔት አክሰስ ወይም ደግሞ የኢንተርኔት አገልግሎት አለ። ኢንተርኔት እንግዲህ በተለይ በዚህ ሰዓት የሰው ልጅ ዋና የህይወት አጋሩ ነው ወይም የሆነ ልክ እንደ ቤዚክ ኒድ አብሮት ብዙ ነገር የሚያሳልፈው ከኢንተርኔት ጋር ነው ማለት እንችላለን። በዚህ ሰዓት በጣም ወሳኝነቱ እንግዲህ አለም ወደ አንድ እየመጣች ነው ወደዚህ ወደ ግሎባላይዜሽን ወደምንለው ነገር እየመጣች ስለሆነ ዲጂታል በሆነ ዌይ ነው። እንግዲህ አለም ላይ ደግሞ ሁሉም አካል የሚገናኘው ለምሳሌ አንድ ሰው ኢትዮጵያ ሆኖ አሜሪካ ውስጥ ያለን ሰው ለማግኘት የሚፈልግ ከሆነ የሚያገኘው በሌላ በምንም አይደለም የግድ የትራንስፖርት ወጪ ኖሮበት በፕሌን በሮ ምናምን አይደለም መረጃዎችን የሚለዋወጠው ስራዎችን አብሮት የሚሰራው ኢንተርቴይመንት ነገሮችን አብሮት እኩል ሼር የሚያደርገው የሚመለከተው ከምን አንፃር ነው ማለት ነው። ከዚህ ከኢንተርኔት አንፃር ነው። ስለዚህ ያንን የኢንተርኔት አክሰስ ለማግኘት ደግሞ ወይም ደግሞ ዩቲዩብ ለመመልከት የተለያዩ ሶሻል ሚዲያዎችን ለመመልከት ምንም ጥያቄ የለውም ኢንተርኔት አክሰስ ያስፈልጋል። ወይም ኢንተርኔት አገልግሎት ያስፈልጋል እና ኢንተርኔት በቤቴ ውስጥ አለኝ። ኢንተርኔቴን እንግዲህ ለብዙ ነገሮች አውልባቸዋለሁ ለምሳሌ ትምህርታዊ ነገሮችን ለመመልከት ራሴን ለማሳደግ በተለይ እንደ ዩቲዩብ አይነት ፕላትፎርሞችን ካየን ብዙ ጊዜ አስተማሪ ነገር አላቸው። ሰዎች ከዩቲዩብ ብዙ ነገሮችን መማር ይችላሉ ትምህርታዊ ቪዲዮዎችን መመልከት ይችላሉ። ከዛ ነገር አንፃር እንግዲህ ከተመለከትነው ዩቲዩብን በዚህ መንገድ እጠቀምበታለሁ ሌሎች ደግሞ ለመዝናኛ የሚሆኑ ደግሞ የሶሻል ሚዲያዎች አሉ። ለምሳሌ በዚህ ረገድ እንግዲህ ቲክቶክን ማንሳት እንችላለን ቲክቶክ እንግዲህ በመዝናኛው ረገድ በጣም ብዙ ጥቅም ከሚሰጠን ሶሻል ሚዲያ ውስጥ አንዱ ነው። ይሄም እንግዲህ ቲክቶክን ስንመለከት በጣም ጥቅም አለው። ከዛ ውጪ እንግዲህ ኢሜልን መመልከት እንችላለን። ኢሜልን ካየን ደግሞ ብዙ ጊዜ ስራዎች የሚፖሰቱት ኢቭን እነዚህን ሶሻል ሚዲያዎች ኮኔክት የምናደርገው በምንድነው በኢሜል ነው ማለት ነው። አብዛኛውን ጊዜ ፌስቡክ የምንከፍተው ቴሌግራም የምንከፍተው ዩቲዩብ የምንከፍተው በምንድነው በዚህ ነው ማለት ነው። ስለዚህ አንዳንድ ሰው ለምሳሌ ዩቲዩቡ ሲያስቸግረው ወይም ዩቲዩቡ የሆነ ነገር ሲሆንበት ምን ያደርጋል? ኢሜሉን ይቀይራል ኢሜሉን ያስተካክላል ስለዚህ ኢንተርኔትን እንግዲህ አለመጠቀም አሁን ላይ በጣም አስቸጋሪ ሆኗል። ምክንያቱም ለምሳሌ አንድ ሰው ስራ ለመቀጠር ፈልጎ ስራ ለማመልከት ቢፈልግ ያንን የስራውን ሲቪ ወይም ደግሞ የስራውን ፖርትፎሊዮ የሚያመለክተው ምን ላይ ነው? እዛው ኢንተርኔት ላይ ነው ማለት ነው። አሁን ላይ እየቀረ ነው እንደ ድሮ በዚህ በቢልቦርዶች አይነት ሁኔታ ይሄ ግድግዳ ላይ የሚለጠፉ የስራ ቅጥሮች እየቀሩ ነው። አብዛኛውን በሚባል ሁኔታ ስራዎች እንግዲህ በዚህ በዲጂታሉ አለም ላይ ስራዎች እየወጡ ያሉት በኢንተርኔት ነው በተለያዩ ሶሻል ሚዲያዎች ላይ ፖስት ይደረጋሉ። የተለያዩ ስራዎች ይሄ ነገር ለምን ያቀላል? ካልን የወረቀት ወጪን የኮፒ ወጪን የተለያዩ አይነት ነገር ወጪዎችን የህትመት ወጪዎችን ያስቀርና ሰዎች በትንሽ ብር ካርድ ወይም በትንሽ ብር ኢንተርኔት በጣም በቀላሉ ስራ መቀጠር ለሚፈልጉ ሰዎች እነሱ ጋር ያለውን ክፍት ስራ ቦታ ያወጣሉ በተመሳሳይ ደግሞ ስራ መቀጠር የሚፈልጉም ሰዎች ጫማቸው ሳያልቅ ረጅም ጉዞ ሳይጓዙ ይመለከታሉ ማለት ነው። ይሄ ምንድነው? ታዲያ ካልን የኢንተርኔት ትልቁ ጥቅም ነው። ስለዚህ ኢንተርኔትን ከምጠቀምባቸው ነገሮች አንዱ ትልቁ ነገር በስራ ላይ በህይወት ላይ ያለውን ነገር በደንብ ሴፍ እንዳደርግ በደንብ እንድመለከት ምን አይነት ነገሮች አሉ የሚለውን ነገር አለም በይ ወዴት እየተጓዘች እንደሆነ ለመመልከት ይረዳናል። ከዛ ውጪ እንግዲህ አሁን ኢንተርኔትን ከተመለከትን ኢቭን የብሮድካስቱን ወይም የቴሌቪዥኑን ብሮድካስት በጣም እየገደለው ነው። እና አሁን ላይ ብዙ ሰዎች ቴሌቪዥን መመልከት እያቆሙ ኢንተርኔት ላይ ነው የሚያዩት። ምክንያቱም ኢቭን እነዚህ ቴሌቪዥን ላይ የሚተላለፉት ፕሮግራም እንኳን የሰዓታት ጉዳይ ነው እንጂ ቀጥታ ወደ ምን ይጫናሉ ወደ ዩቲዩብ ይጫናሉ ማለት ነው። ስለዚህ ሰዎች በቀላሉ ምን ያደርጓቸዋል እነዚህን ፕሮግራሞች በቀጨታ እንኳን መመልከት ባይችሉ ዩቲዩብ ላይ የተለያዩ ፕላትፎርሞች ላይ እየገቡ ይመለከታሉ። ስለዚህ ከዚህ ነገር አንፃር እንግዲህ ሰዎች ያንን ይመርጣሉ ማለት ነው